አዎ ኢንተርኔት አለኝ ኢንተርኔት መረጃ ለመፈለግ ቪዲዮ ለማየት በጓደኞቼ ጋር ለመገናኘት እና ስራዬን ለመስራት እጠቀምበታለሁ ኢንተርኔት በየቀን ህይወቴ ውስጥ ትልቅ ቦታ አለው ማለት ነው። ኢንተርኔት በጣም አስፈላጊ ነው ለኔ ዜና ለመከታተል አዲስ ነገሮችን ለመማር እና መዝናኛ ለማግኘት እጠቀማለሁ አንዳንድ ጊዜ ማህበራዊ ሚዲያ እጠቀማለሁ። ከጓደኞቼና ከቤተሰቦቼ ጋር ለመነጋገር እንዲውም ትምህርት ወይም ስራ ሲኖረኝ መረጃ ለመፈለግ ይረዳኛል ማለት ነው። ነገር ግን ኢንተርኔት በተመጣጣኝ በተመጣጣኝ መጠን መጠቀም እሞክራለሁ ምክንያቱም ጊዜ እና እንትን ገንዘቤን እንዳላባከን ስለምፈልግ ማለት ነው። ኢንተርኔት እንዲሁም ከአለም ጋር እንድገናኝ ያግዘኛል በመስመር ነው ትምህርቶችን እማራለሁ አዳዲስ ክህሎቶችን አገኛለሁ። እና የሚያስደስቱኝን ነገሮችን እመለከታለሁ አንዳንድ ጊዜ ሙዚቃ እሰማለሁ ወይም ፊልም እመለከታለሁ ለመዝናኛ እንደውም ኢንተርኔት በፍጥነት መረጃ እንዲገኝ ይረዳኛል እና የቀን ተግባሬ ቀላል ያደርግልኛል። በአጠቃላይ ኢንተርኔት በህይወቴ ውስጥ ጠቃሚ መሳሪያ ነው ማለት ነው። እኔ ኢንተርኔት ብዙ ጊዜ እጠቀማለሁ ኢንተርኔት በጣም ጠቃሚና ምክንያትዊ መረጃ በመስጠት በመስጠት እንዳገኝ ያግዘኛል። የተለያዩ ስራዎችን በአግባቡ እንድሰራ ያግዘኛል ማለት ነው። ኢንተርኔት ከዘመናችን አስፈላጊ መስሪያ ሆኗል እኔም በየቀኑ ኢንተርኔት እጠቀማለሁ። በኢንተርኔት ዜና እከታተላል አዲስ እውቀቶችን እማራለሁ እንዲሁም የተለያዩ ማህበሪዊ ሚዲያዎችን እጠቀማለሁ። ከጓደኞቼ ጋር ከቤተሰቦቼ ጋር ከስራ ባልደረባዎቼ ጋር ለመጠቀም በመተግበሪያዎች በተለያዩ መተግበሪያዎች ለመጠቀም ስለሚያመቸኝ። አዎ ኢንተርኔት አለኝ።

የስራየ ደህንነት ቦታ ያው በጣም ጥሩና በጥሩ ሁኔታ የተጠበቀ ነው። ይሄ ማለት የደህንነቱ የሚጠበቅበት የተለያዩ መንገዶች አሉት ከእነዚህ መንገዶች በስተቀር በመካከል ያው የመጀመሪያ ብዙ የደህንነት ካሜራዎች አሉ እነዚህ ሲሲቲቪ ካሜራ የምንላቸው አጠቃላይ የጊቢውን ሁኔታ ቢሮውን በአጠቃላይ የሰውን እንቅስቃሴ በአጠቃላይ በአቅራቢያም ሆነ በሩቅ ያሉትን ነገር በደንብ የሚከታተሉ ካሜራ ነው ይህ ደግሞ ደህንነቱ መጠበቁ አጠቃላይ የቢሮውንም የሰራተኛውንም ደህንነት የአካባቢውንም ደህንነት እንዲጠብቅ አድርጎልናል ማለት ነው። ሌላው ደግሞ በሰው በሰው ሀይል የሚጠበቅ ነው ያ ደግሞ የተለያዩ ጥበቃዎች አሉ እነዚህ ጥበቃዎች በየበሩ ላይ ራሳቸውን የቻለ ጥበቃ ያደርጋሉ የተለያዩ ፍተሻዎችንም ያደርጋሉ ማለት ነው። ያው ወደ ቢሮ ስንገባ ያው ስንገባም ስንወጣም ተፈትሸን ነው የምንገባው ስለዚህ ይሄ ደግሞ ፍተሻ የሚደረገው አብዛኛው በሰው ነው እነዚህ ደግሞ የሰዎች ደነት የሚጠብቁ ሴኪዩሪቲዎች አሉ ያው ጥበቃዎች አሉ ማለት ነው። በእንደዚህ አይነት ሁኔታ ነው የኛ የስራ ቦታ ደህንነቱ በጣም በትክክል እና በጥሩ ሁኔታ የተጠበቀ ነው ማለት ነው። ያ ደግሞ ቢያንስ ስራችን ላይ ትኩረት አድርገን እንድንሰራ ምንም አይነት ጥርጣሬም ሆነ ስጋት እንዳይኖርብን አድርጎናል ማለት ነው። እና እኛ የምንሰራበት የደህንነት የስራ ቦታችን ደህንነቱ በደንብ የተጠበቀና ቆንጆ ነው ማለት ነው

አዎ ቀዝቃዛ አየር ሁኔታ እወዳለሁ ቀዝቃዛ አየር ሁኔታ ስል በጣም የቀዘቀዘ ሳይሆን ያው በቃ ኖርማል መካከለኛ የሆነ አየር ማለት ነው። በጣም የቀዘቀዘ ሳይሆን ቀዝቀዝ ያለ መካከለኛ የሆነ አየር ሁኔታ እወዳለሁ። ያው አየር በጣም ሲሞቅ ብዙ ችግሮች ያመጣሉ በተለይ ሙቀት ሲሰማ ሰውነታችን መቋቋም ስለሚያቅተው ብዙ ድካም እንዲኖረን ያደርገናል ይሄ ደግሞ ለስራም ሆነ ለኑሮም ከባድ ከ ከባድ ያደርገዋል ማለት ነው። ስለዚህ እኔ አየር የአየሩ ቀዝቀዝ ያለ አየር ነው የምወደው። ያ ማለት ስራዬን በአግባቡ እንድሰራ ያደርገኛል በተለይ የምለብሳቸው ልብሶች ከራሴ ጋር ማለት ምቾት የሚሰጡኝ እና ቀለል ያሉ ልብሶችን መልበስ ስለምፈልግ ያ ምቹ ያደርግልኛል ማለት ነው። በቀዝቃዛ አየር ለመተኛት ጭሩ ነው ያው ብዙ ጊዜ ሞቀት ሲኖር ሙቀት ሲኖር ለመተኛት ያስቸግራል። ልብሶችንም ደርበን መልበስን ስንቸገር ስለምንች ስለምንቸገር ቀዝቃዛ አየር ጥሩ ነው ብዬ አስባለሁ። እንዲሁም ለሰውነትም ለቆዳም ጠቃሚ ነው። ቀዝቃዛ አየር ያው ሙውቀት ሲበዛ ትንሽ አብዛኛውን ጊዜ ብዙ ጊዜ የሚያስከትል የጤና ችግር ስላለ አሁን ቀዝቃዛ አየር እወዳለሁ

አዎ በስራ ቦታ ጓደኛ አለኝ። ያው ስራ ቦታ ጓደኞቼ ያው ብዙ ጊዜ ስራ ላይ ስራ ቦታ የማገኛቸው ናቸው። ያው ደግሞ ከእነሱ ጋር ሰላማዊና ፍቅር የተሞላበት ጓደኝነት ነው። ያለን ይሄ ማለት ደግሞ ይበልጥ በተለይ በስራችን ላይ ውጤታማ እንድንሆን አድርጎናል ማለት ነው። ትኩረት ሰጥተን ስራችንን በአግባቡ እንሰራለን ከጓደኞቼ ጋር ብዙ ነገሮችን እንወያያለን እንነጋገራለን። በተለይ ስለ ስራ ጉዳይ እናወራለን እንደዚሁም ስለ ግል ህይወታችን ፐርሰናል ላይፋችንም እናወራለን ብዙ ነገር እንነጋገራለን የመነጋገራችን ደግሞ ያው በህይወታችንም ሆነ በስራችን ላይ ጥሩ ውጤት እና እንድናመጣ ረድቶናል ማለት ነው። ያው በስራ ቦታችን ጓደኞቻችን ጋር ብዙ ጊዜ የምንገናኝበት አብዛኛው ያው የስራ ስብሰባ ሲኖር ያው ስራ ስለ ስራ ነው የምናወራው። ስለ ስራ ብዙ ጊዜ እንወያያለን ምን ማድረግ እንዳለብን እንዴት መስራት እንዳለብን እናገራለን እንወያያለን። ከዛ ውጪ ደግሞ ከስራ በኋላ ደግሞ ያው ከስራ በኋላ እረፍት ይኖረናል የሻይ ሰዓት ብዙ ሰዓት ተገናኝተን ብዙ ነገር እናወራለን። ብዙ ማህበራዊ ህይወታችንን ቀለል አድርገን እንነጋገራለን እናወራለን ይሄ መነጋገራችን ማውራታችን ደግሞ በተለይ በስራ በስራችንም ወደሆነ በግል ህይወታችን ላይ ትልቅ ለውጥ እና እድገት እንድናመጣ አድርጎናል ማለት ነው። አዎ የስራ ቦታ ጓደኞች አሉ የኔ ብዙ ነገር ይጠቅሙኛል ይረዱኛል ያግዙኛል እንተጋገዛለን በስራም ሆነ በግል ህይወታችን ላይ ብዙ ነገር ተነጋግረን መፍትሄዎችን እናመጣለን ችግሮችን ለመፍተት እንሞክራለን። ለቀጣይ ስራችንን እንዴት አድርገን መስራት እንዳለብን ብዙ ነገር እንነጋገራለን አዎ እና እኔ የስራ ቦታ ጎደኛ አለኝ

አዎ የቀን መቁጠሪያዎችን እጠቀማለሁ። ያው የቀን መቁጠሪያዎችን በተለይ እቅድ ስናወጣ ግዴታ የቀን መቁጠሪያዎችን ተጠቅመን ነው። እያንዳንዱን ቀን እየመዘገብን እያየን ነው ብዙ ጊዜ እቅድ የምናወጣው ስለዚህ የቀን መቁጠሪያ እጠቀማለሁ ያው የቀን መቁጠሪያ መጠቀሜ በተለይ የተለያዩ እቅዶችን ሳወጣ እቅዶቼ በስነ ስርዓት መተግበርና አለመተግበራቸውን ለማወቅ ይረዳኛል ማለት ነው። አዎ የቀን መቁጠሪያ መጠቀም ብዙ ጠቀሜታዎች አሉ በተለይ ጊዜያችንን በአግባቡ እንድንጠቀም ይረዳናል። በምናወጣቸው እቅዶች በአግባቡ ተሰርተዋል አልተሰሩም የሚለውን መተግበራችንን በዛ ነው የምንከታተለው ስለዚህ መጠቀም መከታተያችን ስለሆነ። የቀን መቁጠሪያ ብዙ ጊዜ እጠቀማለሁ ቀኖችን እጠቀማለሁ። እንዴት አድርጌ በምን አይነት መንገድ እቅዶችን ሳወጣ በምን ከመቼ ቀን ጀምሮ በመቼ ቀን እንደምጨርሰው ቀኖቼን እያዩ ነው የምትጠቀመው ማለት ነው? ብዙ ጊዜ እቅዶች ሲወጡ በቀን ቀኖችን እና ወራቶችን በተመሳሳይ አመት እያለ እየቆጠረ ስለምንሄድ በእነዚህ መንገድ ብዙ ጊዜ እቅዶች ስለሚወጡ አዎ የቀን መቁጠሪያ ያጠቀማል። ይሄ ደግሞ ህይወቴንም ስራዬንም ኑሮዬንም ሁሉ ነገርም ቀለል አድርጎልኛል ማለት ነው

አዎ ሌሎችን ማበረታታት እችላለሁ ማበረታታት በራሱ የራሱን የቻለ ትልቅ ጠቀሜታ አለው በተለይ በስራ በትምህርት ላይ ተሰማርቶ ያሉ ሰዎችን ቤተሰቦቼን ጓደኞቼን ዘመዶቼን በስራቸው ተማሪ ከሆኑ በትምህርታቸው ጠንካራ እንዲሆኑ በተለያየ ነገር እንዲበረታቱ እንዲተጉ አደርጋለሁ ማለት ነው። ከእነዚህም በተለይ ለተማሪዎች ወንድም ተማሪዎች አሉ ለነሱ አሁንም የማደርግላቸው ድጋፍ በተለያየ ነገር ድጋፍ አደርግላቸዋለሁ በአፍ ጎበዝ እንዲሆነ ጠንካራ እንደሆነ እንደሆነ እየነገርኩ እንዲበርታታ አደርጋለሁ። ሌላው ደግሞ ድጋፍ እና ማበርታቻ ከምንላቸው ነገር ውስጥ የተለያዩ ሽልማት እንዲሆን እሰጣቸዋለሁ ይህንንም ሽልማት የምሰጣቸው ጥሩ ውጤት እና የተሻለ በፊት ከነበራቸው ውጤት የተሻለ ውጤት ካመጡ ጠንክረው ከሰሩ ጥሩ ውጤት ካመጡ ነው እንደዚህ አይነት የቁሳዊ ማበርታቻዎችን ለተማሪዎች ይጠቀማሉ ማለት ነው። ይሄ ደግሞ የበለጠ ራሳቸው እንዲበረታቱና ለነገ ጥሩ የተሻለ ደረጃ መድረስ እንደሚችሉ ራሳቸውን እንዲያበቁ ያደርጋል ማለት ነው። ሌላው በስራ ቦታዬ ላይ የማደርገው ማበረታቻ ነው እነዚህ የስራ ቦታዎች ማበረታቻዎች ያው ሰው ልጅ ጥሩ ስራ ከሰራ ጠንክሮ የሚሰራ ከሆነ ለራሱም ሆነ ለድርጅቱ ትልቅ ለውጥ ማምጣት የሚችል ነው። ነገር ግን የተለያዩ ማበረታታቸው እንዲሰጡ እናደርጋለን ከእነዚህ ማበረታቻዎች ውስጥ የተለያዩ ማበረታቻዎች አሉ እነሱም የመጀመሪያው የተለያዩ ሰርተፊኬቶችን እንሰጣለን። በአፋችን ምንመክራቸው ምንነግራቸው እንዲበረታቱ የምናደርግባቸው ጎበዝ መሆናቸውን ጠንካራ መሆናቸውን ከዚህ በላይ መስራት እንደሚችሉ መንገር ይሄ በአፍ የምናደርገው ማበርታቻ ማጥገያ ሲሆን። ሌላው ደግሞ ያው የተለያዩ ሰርተፊኬቶች እንዲሸለሙ እናደርጋለን። ይሄ ማለት ከእነሱ በታች ያሉ ሰራተኞች ይበልጥ ለነጋቸው እነሱን አይተው ከእነሱ ተሞክሮ ወስደው ነጋቸውን እንዲያሻሽሉና የበለጠ ጎበዝ ጠንክረው ሰርተው እነሱም እነሱ የደረሱበት ጠንካራዎች የደረሱበት ቦታ እንዲደርሰው ያደርጋቸዋል ማለት ነው። ስለዚህ አዎ እኔ ማበረታታት እችላለሁ። ስለዚህ የተሰራተኞቻችን በተለያዩ በሰርተፊኬት የደረጃ እድገት በመስጠት በእንደዚህ በእንደዚህ እያደረግን እናበረታታለን ማለት ነው። የማበረታታት ደግሞ የተሻለ እና ነገን በብሩህ ተስፋና ጠንክረው እንዲሰሩ እንዲበረቱ ያደርጋል ማለት ነው። አዎ ስለዚህ እኔ ሌሎችን ማበረታታት እችላለሁ

የኔ የቤቴ ጣሪያ የተሰራው በቆርቆሮ ነው ያው አብዛኛውን የኢትዮጵያውያን አኗኗር በቆርቆሮ ሚሰራ ቤት በጭቃና በቆርቆሮ ሚሰራ ቤት ነው። ምንኖርበት ምንጠቀመው ያው በርግጥ አሁን ላይ ጊዜው ከመሻሻሉ የተነሳ አብዛኛው ቤቶች ያው በብሎኬት እና በግንብ በአብዛኛው ሚሰሩ ቤቶች ናቸው። ነገር ግን ይሄ የቤቴ ጣሪያ ቆርቆሮ ነው። ያው ቆርቆሮ ቤቴ ያው አራት በአራት የሆነች ቤት ነች ለዛ ምትሆን ራሷን የቻለ ቆርቆሮዎች ያሉት ማለት ነው። ያው ቆርቆሮ ነው እኔ የኔ የቤቴ ጣሪያ ማለት ነው። ስለዚህ ብዙ ጊዜ ምጠቀመው ምጠቀመው ያው በተለይ ዋጋውን መልካም ስለሆነ ለእኛ አቅም ተመጣጣኝ የሆነ ዋጋ ስላለው ነው የቤታችን ጣሪያ ቆርቆሮ የሆነበት ምንጠቀመው ማለት ነው። ያው በአቅማችን መኖር ስላለብን ነው ቆርቆሮ የምንጠቀመው ስለዚህ እኔ የቤቴ ጣሪያ ቆርቆሮ ነው።

እኔ ብዙ አዲስ ነገሮችን መማር እፈልጋለው ምክንያቱም በአሁን ላይ ማለት በአለም ሀገራችን የሚሆነው በአለማችን ዙሪያ አብዛኛው ቴክኖሎጂዎች ብዙ ነገሮች እየተለወጡ እየተቀየሩ ስለሆነ ብዙ አዳዲስ ነገሮችን መማር እፈልጋለው ከእነዚህ የምንፈልጋቸው ትምህርቶች ውስጥ የመጀመሪያው ዲጂታል ማርኬት መማር ነው ዲጂታል ማርኬት በተለይ እንደገና ሶሻል ሚዲያ ማናጅመንት ኢንቺሪየር ዲዛይን ብዙ አይነት ፍላጎቶች አሉ አዳአዲስ ነገሮች እነዚህን ብማራቸው ብዬ የመመኛቸው የትምህርት አይነቶች ናቸው። ምክንያቱም በአሁን ሰዓት በአለማችን ዙሪያ አብዛኛው ውስጥ የመጀመሪያው ዲጂታል ማርኬት መማር ነው። ያው ዲጂታል ማርኬት በተለይ እንደገና ሶሻል ሚዲያ ማናጅመንት ኢንችሪየር ዲዛይን ብዙ አይነት ፍላጎቶች አሉ አዳዲስ ነገሮች እነዚህን ብማራቸው ብዬ የሚያደርግ ስለሆነ ብዙ ጊዜ ሁሉም ነገር ያው በበይነ መረብ ማለት በመስመር ላይ ነው የሚሰሩት። አብዛኛው ነገሮች ተለያዩ ነገሮች በመስመር ላይ ነው የሚሰሩት አሁን ባንክ ቤት አይጠበቅብንም መስመር ላይ ነው የሚሰራው የተለያዩ ገበያዎች ያሉ ገበያውን እኔ ማንኛውንም እቃ ከፈለኩኝ ብዙ ጊዜ ገበያ መሄድ አይጠበቅብኝም ምክንያቱም ከመስመር ለመሄድ ኦንላይን ላይ ከማገኛቸው ነገሮች አገዛለው ምናልባት ከዛ ውጪ የሆኑትን እዛ ላይ ማግኘት ካልቻልኩ ነው ብዙ ጊዜ ገበያ የሚሄደው ስለዚህ እነዛ ነገሮች የተለያዩ እቃዎችን ለመግዛት ለመማር ብዙ ነገር ለማድረግ አሁን ቴክኖሎጂው የተስፋፋበት ጊዜ ስለሆነ ብዙ ጊዜ ከዚህ ከመስመር ጋር የተገያያዙ ነገሮችን መማር የምፈልገው ማለት ነው። ወይም ደግሞ የራሴን አቅም እንዳሻሻል የራሴን እንዳበቃው ይረዳኛል ማለት ነው ያው ካለኝ ኖርማል የቢሮ ስራ ውስጥ ውጪ ራሴን በራሴ መንገድ መንቀሳቀስ እንድንችል እና በራሴ ተንቀሳቅሼ ብዙ ስራዎችን መስራት እንደሚችል እንድችል ስለሚያደርገኝ አዎ ስለዚህ እኔ አሁን አዲስ ነገር መማር እፈልጋለሁኝ አዎ እፈልጋለሁ።

በርግጥ እኔ እንኳን የሽያጭ ግቦች አሉኝ ያው ቢኖሩኝም ግን ብዙ ጊዜ ማለት ከዚህ ከሽያጭ እና ከንግድ ጋር የተያዘ ብዙ ጊዜ ሞክሬ ኪሳራዎች ደርሰውብኛል ያው እነዚህ ኪሳራዎች ደግሞ የደረሱብኝ ብዙ ጊዜ የምገባበትን ስራ በአግባቡ ፕሮፖዝ አድርጌ በአግባቡ ገምግሜ በአግባቡ ተከታትዬ መስራት ስላልቻልኩኝ ብዙ ጊዜ ኪሳራ ገጥሞኛል ማለት ነው። አዎ ቢሳካልኝ ቢሆንልኝ የሽያጭ ግቦች አሉኝ ማለት ነው ከእነዚህም ግቦች ውስጥ ያው ማንኛውም ስራ ከትንሽ ነገር ነው ተነስቶ ሰው ትልቅ ደረጃ የሚደርሰው እኔም ከትንሽ ነገር ተነስቼ ትልቅ ደረጃ መድረስ ነው የምፈልገው። ስለዚህ አሁን ላይ የራሴ የሆኑ የተለያዩ በኦንለይን ላይ ምስጥ የምሸጣቸው የተለያዩ ስራዎች አሉ። እቃዎችን ኦንላይን ላይ እሸጣለሁ ብዙ ጊዜ ስለዚህ በዛ መንገድ ያንን አሳድጌ የተሻለ መሸጥ መለወጥ የምችልበትን ሁኔታ እንዲኖረኝ ነው የምፈልገው። ከዚህ ከግቦቼ ውስጥ አንዱ እሱ ነው ያው ሌላው ደግሞ የሚሰራው ስራ በብዙሃን ደረጃ በብዙሃን ማህበረሰብ ላይ ተደራሽ እንዲሆን በሚፈልገው ጊዜ የሚፈልገውን እቃ እንዳያገኝ ማድረግ ነው የምፈልገው። ስለዚህ አዎ እኔ ብዙ የሽያጭ ግቦቼ እነዚህ አሁን የጠቀስኳቸው ናቸው ግቦቼ ማለት ነው

በዚህ ቅዳሜና እሁድ ያው ብዙ ነገሮችን አደርጋለሁ ከማደርጋቸው ብዙ ነገሮች ውስጥ የተለያዩ ስራዎች አሉ ያው ቅዳሜና እሁድ ብዙ ጊዜ የእረፍት ጊዜ መሆኑ ይታወቃል በዚህ በእረፍት ጊዜ ደግሞ ያው ከሰኞ እስከ አርብ ብዙ ጊዜዬን የማሳለፈው ስራ ላይ ነው ስራ ላይ ስራ ሳሳልፍ ደግሞ ቤት ውስጥ ሆነ አንዳንዴ የተለያዩ ጉዳዮች ሊኖሩ ይችላሉ ቅዳሜና እሁድ እነሱ መከናወን አለባቸው ማለት ነው። ከእነዚህም ውስጥ የመጀመሪያው ልብስ ነው ማጥበው ያው ልብሶቼን በአግባቡ ሰብስቤ በደንብ አድርጌ ቆንጆ ንጹህ አድርጌ በደንብ አድርጌ አጥቤ ከደረቀልኝ በኋላ ልብሶቼን ተኩሼ በአግባቡ አጣጥፌ መቀመጥ ባለበት ቦታ ላይ በየከለሩ በየክፍሉ ከፋፍዬ በስነ ስርዓት አስቀምጣለሁ ማለት ነው። ሁለተኛው እቅዴ ቅዳሜና እሁድ የማደርገው ነገር ቢኖር ገበያ መሄድ ነው። ያው ለሳምንት የሚሆኑ የተለያዩ አስፔዛዎችን እገዛለሁ ለምግብ ይሁን ለመጸዳጃ ይሁን አልባሳት ጫማዎች ሊሆኑ ይችላሉ እነዚህ እንደዚህ አይነት ነገሮች ያ ብዙ ጊዜ ቅዳሜና እሁድ ነው የምገበየው ማለት ነው። ሄጄ ካለበት ቦታ ፈልጌ የምፈልገውን አይነት እቃዎች ገዝቼ እጠቀማለሁ ማለት ነው። ስለዚህ ሁለተኛው እሱ ነው። ሌላው ሶስተኛው ያው ስፖርት እሰራለሁ የእረፍት ቀን ነው እንደመሆኑ የተነሳ ብዙ ጊዜ የኔ ስራ ጠዋት አስራ ሁለት ሰዓት ወጥቼ ማታ አንድ ሰዓት ላይ ነው የምገባው ስለዚህ በዛ ሰዓት ስፖርት መስራት ስለማልችል በተለይ ቅዳሜና እሁድን በደንብ አድርጌ ስፖርት እሰራለሁ ማለት ነው። ሌላው ዋናው ደግሞ ከሁሉም ነገር ቤተክርስቲያን ቤተክርስቲያን እሄዳለሁ ያው መንፈሴ እንዲታደስ አእምሮዬን እንዲረጋጋ ስለምፈልግ ያው ቤተክርስቲያን እሄዳለሁ ማለት ነው። ቤተክርስቲያን ሄጄ ጸሎት አድርጌ ቅዳሴ ተቀድሼ ትምህርቶች የተለያዩ ትምህርቶች ተምሬ። ተመልሼ

እኔ የምጠቀመው ትራስ አንድ ትራስ ነው ያው ትራስ ሲበዛ ብዙ ምቾት የማይሰጠኝም እንቅልፍ መተኛት አልችልም። ያው ትራስ ለአንገትም አሁን ለራስ ጤናናትም ሜጣ ያስፈልጋል ብዬ ይጠቅመኛል ብዬ የማስበው ትራስ አንድ ነው። እኔ እንደራሴ አስተሳሰብ እንደዛ ነው የማስበው ስለዚህ የምጠቀመው ትራስ አንድ ነው። ያው የምጠቀምበትም ደግሞ እሱም ያው ማታ ማታ ስተኛበት የምንተራሰው ትራስ ነው ማለት ነው። በርግጥ ሶፋዎች ላይ የተለያዩት ትራሶች ሊሆኑ ሊኖሩ ይችላሉ ነገር ግን። እኔ ብዙ ጊዜ ትራስ አልጠቀምም። ያው ብዙ ጊዜ ትራስ የምጠቀመው መኝታ ላይ ሰሆን ብቻ ነው። ያው ይሄ ደግሞ ለራሴ ጤንነት ጠቃሚ ነው። ለአንገቴ አንገቴ ላይ የተለያዩ ጉዳቶች እንደይደርሱብኝ ይጠቅመኛል። ከዛ ውጪ ጥሩና ሰላማዊ የሆነ እንቅልፍ ለመተኛት ምቾት ይሰጠኛል ማለት ነው። ብዙ ጊዜ እኔ የምጠቀመው ትራስ አንድ ትራስ ነው። እሱም ያው ለመኝታ ብቻ የምጠቀመው ትራስ ነው ማለት ነው።

እኔ ወደ ገበያ የምሄድበት ጊዜ ያው በሳምንት አንድ ጊዜ ነው ገበያ የምሄደው ይሄ ዋናው መቼም የማይቀር ከፕሮግራሜ ውስጥ እና ከእቅዴ ውስጥ ያለ ነው በየሳምንቱ አንዴ በእለተ ቅዳሜ ሁል ጊዜ ገበያ እሄዳለሁ። ነገር ግን ከቅዳሜ ውጪ አስቸኳይ ነገር የሚያስፈልገኝ ነገር ከሆነ መሃል ላይ ከቅዳሜ ከሰኞ እስከ አርብ ያሉትን ጊዜያቶች ልጠቀም እችላለሁ ነገር ግን ቋሚው ቅዳሜ ነው ገበያ ማለት ነው። በቅዳሜ ገበያ ብዙ ነገሮችን ሄጄ ገበያያለሁ ማለት ነው። ከእነዚህም ውስጥ ለራሴም ቢሆን ለቤተሰቦቼም የሆኑ ልብስ ጫማዎችን እገዛለሁ ለምግብ ነክ የሚውሉ እቃዎችን እገዛለሁ። አትክልትና ፍራፍሬ በተመሳሳይ እንደዚሁም የተለያዩ አስፈላጊ ናቸው ብዬ የማምናቸውን ነገሮች ቅዳሜና እሁድ ሄጄ ነው የምገዛው ማለት ነው። እሁድ ላይ በተለይ ብዙ ጊዜ አልገዛም ግን አንዳንድ ጊዜ ኢመርጀንሲ ዌይ አስቸኳይ ነገር ሲገጥመኝ ልጠቀማት እችላለሁ እሁድን ግን ከዛ ውጪ የምገዛው በሳምንት አንዴ ነው። በሳምንት አንዴ የሚያስፈልገኝን ለቤት ውስጥም ሆኖ ለራሴም ለቤተሰቦቼም የሚያስፈልገውን ማንኛውም ነገር ሁሉ በእለተ ቅዳሜ ገበያ ሄጄ እገዛለሁ። ያም በዛን ቀን ብዙ ገበያ ወድ አይደለም በቂ እና ነው ብዬ ስለማስብ በቂም ስለሆነ እንደዛ ነው የማደርገው ስል ማለት ነው። ስለዚህ እኔ የምሄዱበት ገበያ አብዛኛው የምሄድበት ጊዜ በሳምንት አንድ ጊዜ ነው

አዎ የስራ እድገት እየፈለኩ ነው። ምክንያቱም መቼም ሰው ልጅ በየትኛውም የስራ ዘርፍ ላይ ሲሰማራ በሰራው ልክ እድገት ማግኘት ይፈልጋል ምክንያቱም እድገት ያው ለውጥ ስለሆነ ማለት ነው ያው በሰራው ልክ በለፋው ልክ ነው ሰው ማግኘት ያለበት ብዬ አምናለሁ። ስለዚህ ስራዬን አክብሬ ትኩረት አድርጌ ነው ብዙ ግዜ የምሰራው። ስለዚህ አዎ እድገት እፈልጋለሁ ምክንያቱም ካለውበት አንድ ደረጃ ለኔ ማደግ ማለት ብዙ ነገር ሊለውጥልኝ ይችላል። አንደኛ ፋይናንሻል ሊጨምር ይችላል ፋይናንሻል እድገት ላገኝ እችላለሁ። ካለውበት የስራ ዘርፍ ከፍ ለማለት እችላለሁ ስለዚህ ያ ደግሞ እኔን ያበረታታኛል ጠንካራ ያደርገኛል ማለት ነው። ስለዚህ አዎ የስራ እድገት እፈልጋለሁ። ሰው እስከሆንኩ ድረስ ግዴታ የስራ እድገት አስፈላጊ ነው ብዬ ስለምማምን ነው። ስለዚህ አዎ የስራ እድገት እፈልጋለሁ

እኔ የወተት ተዋጾችን በጣም እወዳለሁ በየቀኑ ምግቤ ውስጥ እንዲካተቱልኝ እፈልጋለሁ ምክንያቱም ጤናዬን ለመጠበቅ እጅግ አስፈላጊ መሆናቸውን ስለማምን ማለት ነው። በተለይ ወተት መጠጣት እወዳለሁ። ጠዋት በቁርስ ጊዜ ከእንጀራ ወይም ከዳቦ ጋር መጠጣት ደስ ይለኛል ወተት ሰውነቴ እንዲጠናከርና ሀይል እንዲሰጠኝ ይረዳኛል። ይረዳኛል ከዚህ በተጨማሪ እርጎ በጣም እወዳለሁ በተለይ ከምሳ በኋላ መብላቱን እንዲረጋና ያደርግልኛል ቀልል ስሜት እንዲሰማኝ ያግዘኛል ማለት ነው። አይብም ከምወዳቸው የተት ተዋጾች አንዱ ነው። ከእንጀራው ወይም ከዳቦ ጋር መብላት በጣም ይጣፍጠኛል አንዳንድ ጊዜ ቅቤ በምግቤ ላይ መጨመር እንዲጨመር መጨመር መጨመር አለበት እንዲጨመርልኝ እፈልጋለሁ። ማለት ነው ምክንያቱም ምግቡ የተሻለ ጣዕም እንዲኖረው ያደርግልኛል ማለት ነው። ሌላው አይስክሬን በተለይ በሞቃት ወተ ወቅት መብላት ይለኛል እንደ መዝናኛ ምግቤ እቆጥረዋለሁ ማለት ነው። የወተት ተዋጾ ለአጥንት ጥንካሬ እና ለጤና ጠቃሚ መሆናቸውን አውቃለሁ ካልሲም እና ፕሮቲን እንዳሉባቸው ስለምን ስለማውቅ በተቻለ መጠን ለመመገብ እሞክራለሁ ማለት ነው። ይኸው የወተት ተዋጾ በጣም አስፈላጊ ነው ማለት ነው። በተለይ ለህፃናትም የበለጠ ትልቅ አስተዋጽኦ አለው። እኔ ቤተሰቤ ጋር ስኖር የወተት ተዋጽኦዎችን መመገብ እወዳለሁ እና ከልጆች ጀምሮ እስከ ታላላቅ ሰው ድረስ እንዲመገቡ አስፈላጊ መሆኑን አምናለሁ። በአጠቃላይ የውተት ተዋጽኦ የምግብ አስፈላጊ ክፍል ናቸው እና መመገባቸው ደስ ይለኛል ማለት ነው። እኔ የወተት ተዋጾ መመገብ ለለታዊ ህይወቴ አንደኛ ነገር ነው ከታናሽነቴ ከትንሽነቴ ጀምሮ ወተት መጠጣትን ለምጃለሁ ማለት ነው። ጠዋት ስነሳ ቁርሴ ጋር ወተት መጠጣት እንዲያነቃቃኝ ያደርገኛል አንዳንድ ጊዜ ወተት ከሻዬ ጋር እየቀላቀልኩ መጠጣትም እወዳለሁ ማለት ነው። ምክንያቱም ጣዕሙ እጅግ ይማርከኛል እና ቀኑን በደስታ እንድጀምር ያረግልኛል ማለት ነው። እርጎ ሲመጣ ሲመጣ ደግሞ በጣም የምወደው ምግብ ነው። በተለይ በሞቃት ቀን እርጎ መብላት ሰውነቴን እንዲቀዘቅዝ ያደርግልኛል አንዳንድ ጊዜ ከአንጀራ ጋር እርጎ እበላለሁ እወዳለሁና ሆዴን እንዲረጋ ያደርግልኛል ደስ የሚል ስሜት እንዲሰማኝ ያደርግልኛል። አይብና ቅቤ ደግሞ ምግቤን እንዲጣፍጥ አደርጋለሁ በተለይ ቅቤ ከእንጀራ ጋርም ከዳቦ ጋር ሲቀላቀል በጣም ይጣፍጣል። አንዳንድ ጊዜ ቤተሰብ ጋር ስንመገብ የወተት ተዋጾችን መካፈል ደስ ይለናል ማለት ነው። ምክንያቱም አንድነትና ያጠናክራል ብዬ ስለማምን እኛ ቤተሰብ ብዙ ጊዜ እነዚህን ምግቦች በአንድነት እንድንመገባለን ይሄንን እንመገባለን እና ይሄ ጊዜ ለኔ እጅግ ውድ ነው ማለት ነው። እኔ የወተት ተዋጾዎች ለጤና እጅግ አስፈለጊ መሆናቸውን አምናለሁ አጥንቴ እንዲጠናከርና ሰውነቴ እንዲበረታታልኝ ይረዱኛል ያግዙኛል ስለዚህ በየቀኑ ቢያንስ አንድ አንድ አይነት የወተት ተዋጽኦ ለመመገብ እሞክራለሁ። በአጠቃላይ የወተት ተዋጾዎች የህይዎት ክፍሌ ናቸው። እና መመገቤ ለኔ ትልቅ ደስታ ይሰጠኛል አዎ እመገባለሁ። እና የወተት ተዋጾ በጣም ነው የምወደው

እኔ መዋኘት አልችልም። ነገር ግን ያው ብዙ ሰዎች ዋና ሲዋኙ አይቻለሁ። አብዛኛው ሰዎች በልምድና በስልጠና ነው መዋኘትን የሚለምዱት። በተለይ እንደ ኢትዮጵያ ባለች ሀገር ውስጥ አብዛኛው ገጠራማ ክፍል ውስጥ ሰው ያው የተለያዩ ወንዞች ኩሬዎች ምናምን ሀይቆች ስላሉ እዛ ውስጥ አብዛኛው ማህበረሰብ እዛ ውስጥ ይለማመዳል ማለት ነው። ሌላው እንደዚህ አይነት ቦታ የሌለበት በተለይ ወደ መሃል ከተማ እኔ ያለሁበት አካባቢ አዲስ አበባ አካባቢ ላይ ያው አብዛኛው መዋኘት የሚለምዱት በስልጠና ነው። ስልጠና ወስደው ነው በደንብ የሚያወኙት ማለት ነው ያው ሲናገሩም ሳያዩት ሳየውም እንደምረዳው ከሆነ መዋኘት ብዙ የጤና ጥቅም እንዳለው እረዳለሁ። ሰውነት እንዲጠናክር ያደርጋል። ሌላው ለመዝናናት ራስን ዘና ለማድረግም እንደሚጠቅም ብዙ ጊዜ እመለከታለሁ። ያው ብዙ ዋና የሚዋኙ ሰዎች ሲናገሩም እና ደስተኛ ሲሆኑ አያለሁ ማለት ነው። ስለዚህ ያው እኔ እንኳን መዋኘት አልችልም። ግን ብዙ የሚያወኙ ሰዎችን በአካባቢዬ ቤተሰቦቼና ጓደኞቼ መዋኘት የሚችሉ ሰዎች አሉ

አዎ ሌሎችን መርዳት እወዳለሁ። በርግጥ ያን ያህል አለኝ ብዬ የምኩራራን ሰው ሳሎን ሰው ሰውን የሚረዳው ባለው አቁም ነው። ሰው ለመርዳት ደግሞ ሰውም በቂ ሰው መሆን ሰውን ለመርዳት ሰው መሆን በቂ ነው ብዬ አምናለሁ። ያው ብዙ ጊዜ በእኛ በኢትዮጵያ እጅ ዘንድም ይሁን በሌላውም የአጉራችን የአለማችን ክፍል ውስጥ ያው መረዳዳት ያለነው ያው ብዙ ጊዜ ስንረዳዳ ብዙ ችግሮች ይቀላሉ። ብዙ መታገዝ ያለበት ሰው ሊታገዝ ይችላል። ስለዚህ አሁን መርዳት እወዳለሁ። በተለይ ሰውን ባለን አቅም በምንችለው መንገድ ስንረዳ ያው ብዙ ሰዎች አንደኛ ያው ችግርም የሆነ ያጋጠመው ሰው ችግሩ መፍትሄ ያገኘል ሌላው ደግሞ ትልቁ ነገር የመንፈስ እርካታ እንድታገኝ ያደርጋል ማለት ነው። ይሄም ደግሞ ለአእምሮዬ ጥሩ ነው። እኔም በተለይ እንደዚህ ያለኝን ነገር ካለኝ ነው የሌለኝን ሳይሆን ያለኝ ያለኝን ሳይሆን ካለኝ ላይ ነው ማካፈል። የምወደው ምክንያቱም ያለንን ሳይሆን ካለን ላይ መካፈል መልመድ ማለት ያው በፈጣሪም ዘንድ በአስተምህሮቱም በተለያዩ እምነት አስተምህሮት ውስጥም ያለነው ካለን ሳይሆን ያለንን እንድናካፍል ብዙ ጊዜ የተለያዩ የሃይማኖት ትምህርቶችን እንማራለን የተለያዩ ትምህርቶችን ላይ እንማራለን። ስለዚህ መርዳት ጥሩ ነው ያለን የተቸገረን መርዳት ለራስም ለዛኛውም ለተረጁም ወገን ጥሩና መልካም ነው ብዬ ስለማስብ። በተለይ ለራስ ጥሩ ነው እኔ ለራሴ ጥሩ ነው ብዬ ስለማስብ። አዎ ባለን ያውቅም የምችለውን ያህል ለተቸገረ ሰው እረዳለሁና መርዳት እወዳለሁ።

አዎ ቅጸል ስም አለኝ ያው በእኛ በኢትዮጵያውያን ዘንድ ብዙ ጊዜ ቅጽል ስም አለን ያው ቅጽል ስማችን የሰፈር ስም ብለን የምንለው ነው ቅጽል ስማችን እንደገና ኖርማል ህጋዊ ያው ትክክለኛ ትምህርት ቤት የምንጠራበት የምንታወቅበት ስም አለን ማለት ነው። እኔም አዎ የሰፈር ስም አለኝ ያው ስሙን እንኳን ያው በርግጥ ልጅ ላይ ሆኜ በዛ ስም ስጠራ ደስተኛ አልሆነም ነበር ግን ዛሬ ላይ ቆሜ ሳስበው ያ ስም ለኔ ደስተኛ ነው የሚያደርገኝ ማለት ነው። ስለዚህ ያው አብዛኛው ቤተሰቦቼ ዘመዶቼ ጓደኞቼ ስራ ባልደረቦቼ አብዛኛዎቹ የራሳቸው የሆነ ቅጥል ስም አላቸው እነዚህ ቅጥል ስሞች ደግሞ ያው አብዛኛው እነዚህ የሚወጡ ቅጥል ስሞች ከኑኖራችንና ከአኗኗር ዘይቤያችን ነው የሚመጡ ነው። አሁን ለምሳሌ እኔ የቅጥል ስሜ ትንሽዬ ነው የሚባለው ወይም ትንሿ ነው የሚሉኝ። ይሄም እንደዚህ የተባልኩበት ምክንያት ያው በፊት ህፃን ሰው ወለድ ልጅ እያለሁ በጣም ትንጥዬ ስለሆንኩኝ ትንሽዬ ስለነበርኩኝ እማድግም እማልመሰላቸው በዛ ምክንያት ነው ትንሽ የተባልኩት ማለት ነው። ስለዚህ ያው ስም ሲወጣ ቅጽል ስሞች ሲወጡ በምክንያት ነው ለማንኛውም ሰው የሚወጣው ያለምክንያት አይወጣም ግን ያው ስሜን በፊት ላይ ልጅ እያለሁ ጠላው ነበር። ነገር ግን አሁን ደስተኛ ነኝ በጣም ደስ ይለኛል ስለዚህ አዎ እኔም ገጽል ስም አለኝ

እኔ የምወደው ከተማ ብዙ ከተማዎች አሉ የምወዳቸው በርግጥ ሁሉም የየራሳቸው የምወድበት ምክንያት አለኝ። ከምወዳቸው ከተማዎች ውስጥ የመጀመሪያዋ ድሬዳዋ ነች። ሲቀጥል አዲስ አበባ ነች። ሌላ አማራ ክልል አካባቢ ደብረ ማርቆስ የምትባል ከተማ አለች። እነዚህ ከተማዎችን በጣም ነው የምወዳቸው ያው ምክንያታቸውን ለማስቀመጥ እሞክራለሁ። በተለይ ድሬዳዋ እኔ የምወዳት ያው ድሬዳዋ የፍቅር የመዋደድ የሰላም ሀገር ነው ይባላል። ያው በንግግሩም እንደሚታወቀውም የፍቅርና የሰላም ሀገር ነው የሚባለው። ህዝቡ ማህበረሰቡ ተዋዶ ተፋቅሮ ያለውን ተካፍሎ የሚኖር ማህበረሰቡ ነው። በዚህ ላይ የአየር ሁኔታው የአየር ፀባዩ በጣም ደስ የሚል ሞቃታማ ከተማ ነው። ድሬዳዋ ላይ ብዙ ነገር ፈልገን የምንፈልገውን ነገር በምንፈልገው ሰዓት የምናገኝበት ከተማ ስለሆነ በጣም ውብና ቆንጆ ነው። በተለይ ማህበረሰቡ የህዝቡ ፍቅር ተዋዶና ተፋቅሮ ነው የሚኖረው። እኔ ባጣ አጣው ብዬ አልቸገርም ማንም ቤት ሄጄ እንደ ቤተሰብ ነው የምንተያየው ማለት ነው። የአዲስ አማኑይ ድሬዳዋ ሰው በፍቅርና በመተሳሰብ የሚኖር ነው። ከእኔ ባዳ ነው ከዚህ ሀገር ነው የመጣው ከእኔ ከዚህ ሀገር ነው የመጣው ብሎ ብሎ የሚኖር ማህበረሰብ አይደለም። በፍቅር ተግባብቶ የሚኖር ማህበረሰብ ስለሆነ ድሬዳዋን በጣም እወዳታለሁ። ሌላው የምወዳት ከተማ አዲስ አበባ ነች። አዲስ አበባ ኢትዮጵያ ሆነ የአፍሪካ መቀመጫ የሆነች ሀገር ነች። ለኢትዮጵያ ዋና ከተማ አዲስ አበባ ነች። የአፍሪካን ምስራቅ አፍሪካ መቀመጫ የሆነች ከተማ ነች። በጣም ሙብና ማራኪ የሆነች ያው በርግጥ ቴክኖሎጂም አብዛኛው ነገር የተስፋፋባት ብዙ ትላልቅ ድርጅቶች ትላልቅ የስራ መስኮች ትላልቅ ነገሮችን የሚገኙት ይኸው እዚህ አዲስ አበባ ከተማ ላይ ነው። ያው አዲስ አበባ ነው የምወዳትም እንደ ጊዜውም አየሯ ደግሞ ትንሽ ቅስቀሳ ያለ አየር ፀባይ ነው ያላት። አየሯን ምቹ ነው ቆንጆ የሆነች በተለይ ከተማዋ በጣም ማራጊና ጽዱ የሆነች ምርጥ ከተማ ስለሆነች እሷን እወዳታለሁ ማለት ነው። ሌላኛው በሶስተኛ ደረጃ ያስቀመጥኳት የምወዳት ከተማ ደምረ ማርቆች ትባላለች። ይኸው ደብረ ማርቆች ደግሞ በአማራ ብሄራዊ ክልላዊ መንግስት ውስጥ በጎጃም ጎጃም በሚባል ከተማ የምትገኝ ትንሽዬ ከተማ ነች። ደብረማርቆስ በጣም ውብ እና ቆንጆ ከተማ ነች። አየር አየር ንብረቷ ፀባይዋ በጣም ቆንጆ ነው። ይሄ ማህበረሰቡ ለሰው ያለው አቀባበል ለሰው ያለው አክብሮት ደስ የሚልና ቆንጆ የሆነ ማራኪ ከተማ ስለሆነ እወደዋለሁ ማለት ነው። ስለዚህ እነዚህ ሶስት የዘረዘርኳቸው እኔ የምወዳቸው ከተማዎች ናቸው

እኔ የድርጅቱን ባህል በጣም ነው እምወደው በድርጅቱ ውስጥ ያለው ባህል ለሰራተኞች መንፈሳዊ ሀይል እና ስራ ላይ የማመጣው ተጽዕኖ በጣም አስፈላጊ ነው ብዬ አምናለሁ በድርጅቱ ውስጥ ሰራተኞች እርስ በእርስ መከባበር መመካከር ሲኖር የስራ አካባቢው ደስ የሚል ይሆናል እና ሰዎች ስራቸውን በሙሉ ልብ እንዲሰሩ ያደርጋል ማለት ነው። እኔ በምሰራበት ቦታ ትብብር እና መረዳዳት ካለ በጣም እደሰታለሁ ምክንያቱም ስራው ቀላል ይሆናል እና ውጤታማም ይሆናል ማለት ነው። እኔ የምወደው የምወደው የድርጅት ባህር ሰራተኞች እሚያከብርና አስተያየታቸውን የሚሰማ ነው አመራሮች ሰራተኞቻቸውን በፍጥነት ሲያዩና ሲደግፉ ሰዎች በስራቸው ያተኩራሉ ብዬ አምናለሁ። እኔ እንደ ሰራተኛ አስተያየቴን በነፃ ማቅረብ ሲቻል በስራዬ የበለጠ እሳተፋለሁ ማለት ነው። እንደዚሁም ድርጅቱ ሰራተኞችን ለማሻሻል ስልጠናና እድገት እድል ሲሰጥ በጣም እደሰታለሁ ይህ ሰው በራሱ ላይ እንዲተማመንና ችሎታውን እንዲያዳብር ያደርገዋል ማለት ነው። እኔ በቡድን መስራት እወዳለሁ እና ድርጅቱ ይሄንን ባህል ሲያበረታታ በጣም ደስተኛ እና መሆኑ እረካለሁ ማለት ነው። ሰዎች እርስ በእርስ ሲያግዙን ችግር በፍጥነት ይፈተልና አዳዲስ ሀሳቦች ይፈጠራሉ እንደዚሁም የድርጅቱ ባህል የተግባር ታማኝነትና ሀላፊነት ሲያበረታታ እጅግ አስፈላጊ መሆኑን አምናለሁ። ሰራተኞች ስራቸውን በትክክል ሲያከናውኑ ድርጅቱ ይደገፋልና ይጠናከራል። ሌላው ድርጅት የሰራተኞች ደህንነት እና ደስታ ሲያስቀድም እኔም በጣም እወደዋለሁ ማለት ነው። የስራ አካባቢ ደህንነት ሲኖር ሰዎች በዕርግጥ እንዲሰሩ ያግዛል እንደዚሁም ድርጅቱ ሰራተኞችን ሲያበርታታና ስኬታቸውን ሲያከብር ሰዎች የበለጠ መስራት ይፈልጋሉ እኔ እንደዚህ ያለ የድርጅት ባህል ሰውን እንዲያድግ እና ድርጅቱ እንዲሻሻል ያደርጋል ብዬ አምናለሁ። ሌላው የእኔ ድርጅት ባህል መውደዴ ከስራ እርካታየ ጋር በጣም የተያያዘ ነው ድርጅት ግልጽ የሆነ ህግ እና ደንብ ሲኖረው ሰራተኞች በእርግጥ ይሰራሉ በእርግጠኝነት ይሰራሉ ብዬ አምናለሁ። ሁሉም ሰው ሚናውንና ሀላፊነቱን በቅርብ ሲያውቅ የስራ ሂደት ይቀላቀላልና ግጭት ይቀንሳል እኔ በምሰራበት ቦታ የግልጽነት ባህል ሲኖር በጣም ረካለሁ ምክንያቱም እያንዳንዱ ሰው ስለሚረዳዳ ስለሚደረገው ነገር መረጃ ሲኖረው ማለት ነው። እኔ ድርጅት የሰራተኞች ሀሳብ ሲያከብር በጣም እወዳለሁ ሰራተኞች አዲስ ሀሳብ ሲያቀርቡና አመራር ሲያበረታታቸው ድርጅቱ እድገትን ያሳያል እኔ በራሴ ሀሳብ ላይ እንዲታመን ስደርስ የበለጠ ለመስራት እነሳሳለሁ። እንደዚሁም ድርጅቱ ፈጣሪን ፈጣን ፈጠራን ሲያበረታታ ሰርተተኞች አዲስ መንገዶችን መንገዶችን ለማግኘት ይሞክሩና ውጤታማነታቸው እየተሻሻለ ይመጣል ማለት ነው። በተጨማሪ የድርጅትና የባህል የስራና የገል ህይወት ሚዛንን ሲያከብሩ በጣም እወዳለሁ ሰራተኞች ከስራ ውጭ ህይወታቸውን ለመኖር ጊዜ ሲያገኙ በስራ ላይ የበለጠ ትኩረት ይሰጣሉ እኔ ሰውን ከቤተሰቡ ጋር ጊዜ ሲያሳልፍ ደስታ ይሰማኛል እና ይሄም በስራው ላይ ጥሩ ተጽዕኖ እንዲያመጣ እንዲያመጣ እንደሚያመጣም አምናለሁ። እኔ ድርጅት የሰራተኞችን ልማድ ሲደግፍ እጅግ እወዳለሁ ስልጠና የሙያ እድገት እና አዳዲስ ክህሎቶችን ማግኘት እድል ሲኖር ሰዎች በራሳቸው ላይ ይታመምናሉ እኔ አዳዲስ ነገር መማር እወዳለሁ እና ይሄ ለድርጅቱ እንዲያገለግል እንደሚራመድ አምናለሁ ማለት ነው። አንደዚሁም ድርጅት ሰራተኞችን ሲያመሰግንና ስኬታቸውን ሲያከብር በጣም አስፈላጊ ነው ብዬ አምናለሁ። ሰው የሰራውንም ስራ እንደሚታወቀው ሲሰማው የበለጠ ጉልበት ያሳያል ይሄን ያበረታታ አካባቢ ይፈጠራል እና ሰራተኞች በስራቸው ላይ ይቆያሉ። በአጠቃላይ እኔ የእምወደው የድርጅት በዓል ፍትህን ትብብርን ክብርን ፈጥራለሁ እና እድገትን የሚያበረታታ ነው እንዲህ ያለ በዓል ሰራተኞችን ደስተኛ ያደርጋል ድርጅቱም ወደ ረጅም ጊዜ ስኬታማነት እና ወደ ተሻለ ደረጃ ድርጅቱም ሆነ ሰራተኛው ጥሩ እድገት ያሳያል ማለት ነው

ያው ስታመም ከስራ ቦታ ላይ እኔ አልቆይም ምክንያቱም ህመም ካለ እና በሽታ ካለ የሚሰማኝ ስሜት ካለ አይምሮዬን ሰብስቤ ስራን ለመስራት አልችልም ማለት ነው። ምክንያቱም ሰው ጤነኛ ሲሆን ነው ብዙ ስራዎችን መስራት መፈጸም ማድረግ የሚችለው እኔ ደግሞ ትንሽ እመም የሚሰማኝ ከሆነ በጭራሽ ሀሳቤን ሰብስቤ አእይምሮዬን ሰብስቤ ራሴን አረጋግቼ ስራ መስራት አልችልም ማለት ነው። አዎ ስለዚህ እኔ ችግር ስታምም ብዙ ሰዓት ስራ ላይ መቆየት አልችልም ማለት ነው ቶሎ ብዬ ህክምና ሄጄ መታከም ካለብኝ ታክሜ እረፍት ማድረግ ካለብኝ ደግሞ እረፍት አድርጌ ራሴን በአግባቡ አስታም አስታምሜ ወደ ስራዬ መመለስ ነው የምፈልገው ማለት ነው። ምክንያቱም ስራ እንዲበላሽም ስራ እንዲበደልም አልፈልግም ማለት ነው። ያው ጤነኛ ካልሆንኩኝ ብዙ ጊዜ ስራ ይበላሽብኛል ስራ ተበላሸ ማለት የኔም ስራ እንደዚሁም የድርጅቱም ስራ ብዙ ነገር ይበላሻል። ስለዚህ በተለይ ህመም የሚሰማኝ ከሆነ ቶሎ ብዬ በፍጥነት ወጥቼ ወደ ህክምና ሄጄ ህክምናዬን ተከታትዬ ወደ ኖርማል ጤንነቴ ስመለስ ነው ቀጥታ ስራ ላይ የምቆየው ማለት ነው። እንጂ እየታመምኩኝ ከስራ መቆየት አልችልም ምክንያቱም ብዙ ችግሮች ይፈጠራሉ በኔም በአይምሮዬም በሰውነቴም እንደዚሁም በድርጅቱ ላይ ችግር ሊፈጥር ስለሚችል እኔ ደግሞ ችግር መፍጠር ስለማልፈልግ በጭራሽ ከስራ መቆየት አልችልም። ስታመም ቀጥታ ወደ ጤና ጣቢያ ነው የምሄደው

ማለት እኔ ብዙ ጊዜ ቆሜ ሰው ፊት ለሰዎች ብዙ ነገር ማስተማር አልችልም። ነገር ግን በተለይ እንደዚህ 'ፕራክቲካል' ማለት በተግባር የሚታዩ ስራዎችን ብዙ ማስተ ማለት ማሳየት እና ማስተማር እችላለሁ። ነገር ግን ቆሜ 'ፕረዘንቴሽን' እያደረኩኝ እያብራራሁኝ ሰው ፊት ቆሜ ማውራት እና መናገር ማስተማር አልችልም። ግን በተግባር የሚታዩ ስራዎች ካሉ ግን እሱ ላይ በጣም ፈጣን ስለሆንኩኝ እሱ ላይ ጎበዝ ነኝ። ጠንካራም ስለሆንኩኝ እሱ ላይ ነው በተለይ የተግባር ስራዎችን ነው ማስተማር የምችለው። እንጂ እነዚህ የጽሁፍ በጽሁፍ ወይም ቆሜ ቃል በቃል ማስተማር ብዙ ጊዜ አልችልም። ያው ልምድ ነው። አልችልም እሱን ነገር ግን ይሄ ተግባር የሚሰሩ ስራዎችን ሰርቼ ማሳየት ማስተማር ነው። ሰርቶ ማሳየት ማለት ራሱ ትልቅ ማስተማር ነው። ስለዚህ ብዙ ጊዜ እኔ የምችለው ሰርቼ ማሳየት ነው። እና በተግባር ቶሎ ብለው በተግባር እንዲፈጽሙት ማየት ስለምፈልግ ብዙ ጊዜ የማደርገው ያንን ነው። እንጂ እኔ ቆሜ ፊት ለፊት ለፊት ለፊት ቆሜ ብዙ ማብራራት ማስረዳት አልችልም። ነገር ግን በተግባር የሚሰሩ ስራዎች ግን ሰርቼ ማሰራት እና ማሳየት እችላለሁ።

እኔ ጠዋት ላይ ብዙ ጊዜ ምግብ የምወድ አይነት ሰው አይደለሁም። በርግጥ በጤና ባለሙያዎችም ዘንድ የሚመከረው ማንኛውም ሰው ጠዋት ላይ ጥሩ ቁርስ ማግኘት አለበት ተብሎ ነው የሚታመነው። እኔ ግን ጠዋት ላይ ብዙ ጊዜ ምግብ መብላት አልፈልግም ያው ይሄ ደግሞ የሆነበት ምክንያት ብዙ ጊዜ በጠዋት ምግብ ስበላ የሆነ ሰውነቴን ከብዶኝ ተጫጭኖኝ ነው የምውለው ምክንያቱም ምቾት አይሰጠኝም ማለት ነው ነገር ግን ያው አስፈላጊ ነው ብዬ በማስብበት ሰዓት ያው ከምበላው ነገር ያው ምግብ ንክ ነገር ባይሆንም በተለይ ፍሬሽ የሆኑ ትኩስ የሆኑ ጁሶችን እየጨመቅኩኝ እነሱ አይነቶቹን ነው የምጠቀመው ያው ጁስ ትንሽ ቀለል ያለ ነገር ስለሆነ ለኔም ለሰውነቴም ለጤናዬም ጥሩ ነው ምክንያቱም ቀኑ ሙሉ ደስተኛ ሆኜ ስራ መስራት እችላለሁ ማለት ነው ነገር ግን ጠዋት ላይ በተለይ ከበድ ከበድ ያሉ ምግብ ከበድ ነው እነዚህ ፓስታ መኮራኒ ሩዝ እንጀራ ዳቦ እነዚህ አይነት ነገሮችን ከበላው ቀኑ ሙሉ ስረበሽ እና ሲጨንቀኝ ነው የምውለው ደስተኛ አልሆንም ማለት ነው ስለዚህ አዎ እኔ ብዙ ጊዜ ምግብ ተጠቃሚ አይደለሁም ጠዋት ነገር ግን ያው አንዳንድ ጊዜ አስፈላጊ ሆኖ ሳገኝ ጅሶችን እጠቀማለሁ

እኔ ብዙ ጊዜ ወደ መናፈሻ የምሄድበት ጊዜ በተለይ የስራ ቀኑ ያው ከሰኞ እስከ አርብ ስራ ላይ እንደምውል ይታወቃል። ነገር ግን ቅዳሜና እሁድ የእረፍት ቀኔ ነው። ስለዚህ ብዙ ጊዜ ወደ መናፈሻ የምሄድበት ጊዜ እሁድ እሁድ ነው። እሁድ ቀን ያው ከቤተክርስቲያን መልስ የምሰራው ስራዎች ካሉ አንዳንድ ስራዎችን አጠናቅቄ የታመመ ሰው ካለ የታመመ ሰው ጠይቄ ማግኘት የምችላቸው ጓደኞቼን ካገኘሁ በኋላ ቀጥታ በተለይ ከአስር ሰዓት ከቀኑ አሥር በኋላ ወደ መናፈሻ ነው የማመራው ማለት ነው። ያው ወደ መናፈሻ በምሄድበት ሰዓት ያው ሌላ ሰው ከአጠገቤ እንዲኖር አልፈልግም። ብቻዬን ነው መሆን የምፈልገው ይሄም ያልኩበት ምክንያት ብዙ ጊዜ ራሴን ማዳመጥ ስለምፈል፤ በዛች ባለችኝ ጊዜ ተጠቅሜ ነው ብዙ ጊዜ ራሴን ማዝናናው ማለትነው። ያው ማ ደስተኛ ያደርገኛል በደንብ አድርጌ ራሴን አዳምጣለሁ። ከዚህ በፊት የሰራኋቸው ስህተቶች እንዴት መታረም እንዳለባቸው፤ ለወደፊትም የማይሆን ነገር ሰርቼ ማህበረሰቡን እንዲደብረው ላለማዳግ እጥራለሁ ማለት ነው። አዎ ስለዚህ ያው እኔ መናፈሻ የምሄድበት ጊዜ በሳምንት አንድ ቀን እሱም እሁድ ቀን ከቀኑ አስራ ሰዓት ጀምሮ ነው የምሄደው።

ከአለቃዬ ጋር ያለኝ የስራ ግንኙነት በጣም ጥሩ ነው። ስራዬ ጋር ጥሩ ግንኙነት መኖሬ ለስራዬም ለኔም ይሁን ለስራዬ እድገትና ትልቅ አስተዋጽኦ አለው ማለት ነው። ያው ብዙ ጊዜ ከአለቃየ ጋር መልካም ግንኙነት መኖር ስራ የበለጠ እንዲሻሻል ተቋሙም ድርጅቱም እንዲያድግ ያደርጋል ማለት ነው። ይሄ መሆኑ ደግሞ የበለጠ የስራ ተነሳሽነት እንዲጨምር ያደርጋል ማለት ነው። ከአለቃ ጋር መልካም ግንኙነት መኖሩ በጣም ጠቃሚ ነው። አስተውሎና ተረጋግቶ ስራ ለመስራት ስራን ለመተግበር በጣም ይረዳል ማለት ነው። ስለዚህ ያው እኔ ከአለቃዬ ጋር የተሻለና ጥሩ የሚባል የስራ ግንኙነት ነው ያለኝ የስራ ጥሩ የስራ ግንኙነት መኖሬ ደግሞ ለራሴም ላለኝ ላለኝ የስራ ደረጃም እድገትም እንዳገኘ ጥሩ ነው። ስራዬን በአግባቡ እከነውናለው ስራዬን በአግባቡ እሰራለሁ ስራዬን በአግባቡ ስሰራ ደግሞ የስራ እድገቶችን አገኛለሁ ማለት ነው። የስራ እድገት መኖራቸው ደግሞ ለኔም ለቤተሰቤም ለድርጅቱም ጠቃሚ ነው ማለት ነው። እንደዚሁም በተመሳሳይ ድርጅቱ የበለጠ የተሻለ ደረጃ ላይ እንዲደርስ የስራ ግንኙነት ጥሩና መልካም ነው ብዬ አምናለሁ

እኔ ብዙ ጊዜ የጠዋት ሰው ነኝ በፍጥነት በጠዋት መነሳት እወዳለሁ ምክንያቱም ቀለሉን በሰላምና በትኩረት ለመጀመር ይረዳኛል ማለት ነው። ጠዋት ከእንቅልፌ ስነሳ አእምሮዬ ንፁህና ዝግጁ ስለሆነ አስፈላጊ ስራዎችን በዚህ ጊዜ መጀመር እመርጣለሁ። ጠዋት ጊዜ ጸጥ ያለ ስለሆነ መስራት ቀላል ይሆንልኛል እና ትኩረቴም ከፍ ይላል ማለት ነው። እኔ ጠዋት ስጀምር የቀኑን እቅድ ማዘጋጀት እወዳለሁ ይህ የሚያደርገኝ ቀኑን በተደራጀ መንገድ እንድኖር ያግዘኛል ማለት ነው። ጠዋት ምግብ መመገብና ቀኑን በጥሩ መንፈስ መጀመር ለኔ እጅግ አስፈላጊ ነው። እኔ ጠዋት ስራ ስጀምር ሀይልና ሀይል እንዳለኝ አስባለሁ እና እስቸጋሪ ስራዎችን በዚህ ጊዜ ለመጨረስ እሞክራለሁ ማለት ነው። ነገር ግን አንዳንድ ጊዜ የማታ ጊዜንም ለመሆን እሞክራለሁ ማለት ነው ያው አስፈላጊ ሲሆን ነው የማታ ጊዜ የምሆነው እምወደው ማለት ነው። ማታ ከቀኑ ስራ በኋላ እረፍት ማድረግ ደስ ይለኛል ይሄ ጊዜ ቀኑን ማስታወስ እና የሰራሁትን ስራ ማሰብ እወዳለሁ። አንዳንድ ጊዜ ማታ ጸጥ ያለ አካባቢ ስለሚኖር ማንበብን ወይም ከራሴ ጋር ብዙ ራሴን ማዳመጥ ከራሴ ጋር ብዙ ማውራት ስለምወድ ማለት ነው። ነገር ግን ብዙ ስራ ማታ ላይ መስራት አልመርጥም ምክንያቱም እረፍት ማድረግ እና ለቀጣዩ ቀን መዘጋጀት አስፈላጊ እንደሆነ ስለማስብ። እኔ ጠዋት በፍጥነት መነሳት ቀኑን እንዲረዝም እና ብዙ ነገሮችን እንድሰራ ያግዘኛል ብዬ አምናለሁ። እንዲሁም ቀኑን በሰላም መጀመር ስሜቴን ያሻሽላል እና በቀኑ ውስጥ ጥሩ ትኩረት ለማድረግ እችላለሁ ማለት ነው። እኔ በአጠቃላይ የጠዋት ሰው ነኝ። ነገር ግን የማታ ጊዜ ለእረፍትና ለማሰብ እጠቀምበታለሁ ማለት ነው።

እኔ እንኳን በቤቴ ውስጥ ልዩ የሆነ መቀመጫ የለኝም ያው እንደማንኛውም አብዛኛው ማህበረሰብና ሰው የምትጠቀመው አይነት መቀመጫዎች ነው ያሉኝ ከእነዚህ በቃ መጫወች መካከል የመጀመሪያው ሶፋ ነው። ሌላ ትናንሽ ትናንሽ የላስቲክ መቀመጫዎች አሉ ብዙ ጊዜ እንደዚህ አይነት እና እንደዚህ አይነት መቀመጫው እሽ ናቸው እንጂ ያሉኝ እኔ የተለየ ልጅ የሆነ መቀመጫ የለኝም አልጠቀመም ምክንያቱም አስፈላጊ ነው ብዬ አላምንም ያው መቀመጫ ጥሩ ምቾት የሚሰጥና ቆንጆ ከሆነ በተለይ የቤቱን ውበት የሚጠብቅ ለኔም ሆነ ሌላ ሰው ሲቀመጥበት ምቹ የሚሆን ከሆነ ብዙ ጊዜ እንደዚህ አይነት መቀመጫዎችን ነው። የኔ ምርጫ ማለት ነው

ያው መብራት ሲቆረጥብኝ የማደርጋቸው ብዙ አይነት ነገሮች አሉ። በርግጥ በአካባቢያችን መብራት ሲቋረጥ ወይም ሲቆረጥብን ቀጥታ የምንጠቀምበት ያው ጀነሬተር አለን ያንን ጀነሬተር ወደ ማብራት ነው የምንገባው አብርተን የምንፈልገውን ነገር እንሰራለን ማለት ነው። ቢሮ አካባቢውም በቤት አካባቢም ብዙ ጊዜ መብራት ሲጠፋና ሲቋረጥብን የተለያዩ ጀነሬተሮችን ነው የምንጠቀመው። ከዛ ውጪ በመቀጠር በተለይ አንዳንድ ጊዜ ያው ጀነሬተር ለመጠቀም የማንችልበት ሁኔታ ሲሆን ወይ ደግሞ ነዳጅ በሚያልቅበት ሰዓት የምንጠቀመው ሻማዎችን እናበራለን ማለት ነው። ቤታችንን በሻማ አብርተን የሻማ አብራን በመጠቀም ቤታችን ብርሃን እንዲያገኘን እናደርጋለን እንደዚሁም የሻማ አብራኑ ደግሞ ቤታችን ውብና ቆንጆ ያደርግልናል ማለት ነው። ሌላው በተጨማሪ መብራት ሲቋረጥብን ያው የምንጠቀመው የምናደርገው ነገር ሶላር ሲስተም አለ ያንም የሶላር ሲስተም እንዲሰራ እናደርጋለን ያንን እንዲሰራ ካደረግን በኋላ ያው እንድንጠቀም እናደርጋለን ማለት ነው። በእነዚህ መንገድ ነው ብዙ ጊዜ መብራት መብራት ሲቋረጥብን የምናደርጋቸው ድርጊቶች ማለት ነው

እኔ ብዙ ጊዜ በተለምዶ የበጋ ወቅት በጣም እወዳለሁ ይወቅት መውደዴ ምክንያቱም የአየር ሁኔታው ብዙ ጊዜ ሞቃና ደስ የሚል ስለሆነ ነው በጋ ወቅት። ወደ ውጪ መውጣት መጓዝ እና ከጓደኞቼ ወይም ከቤተሰብ ጋር ጊዜ ማሳለፍ እጅግ ደስ ይለኛል። ፀሀይ ሲወጣ ቀኑ ደስ የሚልና ሀይል የሚሰጥ እንደሆነ ይሰማኛል በዚህ ወቅት ሰውነቴ ቀላል እንደሚሆን እሰማለሁ እና ብዙ ነገርን መስራት አንሳሳለው ማለት ነው። በበጋ ወቅት ተፈጥሮን ማየት እወዳለሁ ዛፎች ሲከፈቱና አካባቢ ሲነጠብጥም ሲነጠብጥ ማለት አካባቢው ጥሩ አየር ሲዘዋወርበት ማየት የስይኝ ለአንዳንድ ጊዜ ወደ ፓርክ መሄድ ወይም በተፈጥሮ ውስጥ መጓዝ እወዳለሁ። ይህ ስሜቴን ያሻሽላል እና አይምሮዬን እንዲረጋጋ ያደርግልኛል። በተጨማሪ በበጋ ወቅት ቀላልና ቀዝቃዛ ምግቦችንም መመግብ እወዳለሁ እንደ አይስክሬም እስከዛ መጠጣቶችን መጠጣት በዚህ ወቅት በጣም ይጣፍጠኛል። ነገር ግን ሌሎች ወቅቶችን አከብራለሁ ለምሳሌ ዝናብ ወቅት ሲመጣ አካባቢው እንዴት እንደሚለወጥ ማየት እወዳለሁ። ዝናብ ሲሆን አየር ይቀዘቅዘናል እና አካባቢውም የበለጠ አረንጓዴ ይሆናል ማለት ነው። ይህ ጊዜ በቤት ውስጥ መቆየት መጽሐፍ ማንበብ ወይም ማረፍን እወዳለሁ። እንዲሁም ዝናብ የተፈጥሮ እህት እንደሚያሳድግ አውቃለሁ እና ይህንንም ማሰብ ደስ ይለኛል። በአጠቃላይ እኔ የበጋ ወቅት በጣም እወዳለሁ። ምክንያቱም ንቁ እንደሆነ ያደርገኛል እና ከሰዎች ጋር ጊዜ ማሳለፍ ጊዜ ለማሳለፍ ጊዜ ይሰጠኛል። ነገር ግን እያንዳንዱ ወቅት የራሱ ውበትና ጥቅም እንዳለው እምናለሁ ሁሉንም ወቅቶች በራሳቸው መንገድ እንደማከብራቸው አስባለሁ።

እኔ ባህላዊ ልብስ መልበስ በጣም እወዳለሁ። ባህላዊ ልብስ ማለት የባህልና የታሪክ መለኪያ እንደሆነ አስባለሁ ባህላዊ ልብስ ስለ ባህላችን እና ስለ ሀገራችን የሚናገር ነው። ነገር ግን አለብኝ ዝም ብዬ በምን አለብኝነት ብዙ ጊዜ ባህላዊ ልብሶችን አላዘወትርም ማለት ነው። እኔ በተለየ በበዓላት የቤተሰብ ዝግጅት በባህላዊ ክብረ በዓል ጊዜ ባህላዊ ልብሶችን መልበስ እወዳለሁ። እንዲህ ያለ ጊዜ ባህላችንን ማክበር እንደምንችል ያሳየናል ማለት ነው። ባህላዊ ልብሶች ብዙ ጊዜ ውብና የተለያየ ንድፍ ያላቸው ናቸው። በተለይ የሚገኙት ጥልፍና እንዲህ ንድፎች ባህላችንን እንደሚያሳዩ አስባለሁ። እኔ እንደዚህ ያለ ልብስ ሲለብሱ ክብርና ኩራት ይሰማኛል። ባህላዊ ልብስ ሲለበስ ከባላችን ጋር የተያያዘ መሆኑን ትኩረት አደርጋለሁ። እንደዚሁም ባህላዊ ልብስ በሰዎች መካከል አንድነትን እንዲፈጥር እንደሚፈጥር አምናለሁ። በበዓላት ጊዜ ብዙ ሰዎች ባህላዊ ልብስ ሲለብሱ ማየት ደስ ይለኛል። ምክንያቱም ባህልን እንደምናከብር ያሳያል ማለት ነው። እኔ እንደዚህ ያሉ ጊዜ ከቤተሰብ እና ከጓደኞቼ ጋር መሆን እወዳለሁ ይሄን ጊዜ በጣም ውድ እና የሚያስታውስ ነው ብዬ አምናለሁ። እኔ ባህላዊ ልብስ ለኔ ባህላዊ ልብስ ማለት የቀድሞው ትውልድ ልምድን ማስቀጠል ነው ብዬ አምናለሁ። የልብስ ታሪካችንን እንዳንረሳ ያስታውሰናል በተጨማሪ ለወጣቶች ባህላዊ ለማሳየት ይረዳል ማለት ነው። እኔ ባህላችንን ማክበር እና ማስቀጠል አስፈላጊ ነው ብዬ አምናለሁ። በአጠቃላይ እኔ ባህላዊ መልበስ እወዳለሁ ምክንያቱም ባህላችንን ያሳያል ክብርንም ይሰማኛል እና ከህዝባችን ጋር አንድነት እንዳለን ያሳየኛል

እኔ በተፈጥሮ የሽክላ እቃዎችን መጠቀም እጅግ እወዳለሁ። የሽክላ እቃዎች ባህላዊና ተፈጥሮአዊ ስሜት ያላቸው ስለሆነ በእድሜ የቆዩ ባህላዊ ልምዶችን ያሳስቡኛል በቤቴ ውስጥ ሸክላ የተሰሩ እቃዎችን ስጠቀም። ቀላልና ተፈጥሮአዊነት ይሰማኛል ለምሳሌ የሸክላ መጠጥ እቃዎች ውሃ ወይም የተለያዩ መጠጦች እንደጠላ ያሉ መጠጦችን ሲያኖሩበት በተፈጥሮ ቀዝቃዛ እንዲሆን ያደርጋል ማለት ነው ይሄ በተለይ በሞቋት ወቅት እጅግ ቆንጆ ያደርገዋል ማለት ነው። እንደዚሁም ሽክላ እቃዎች በእጅ የሚሰሩ ስለሆኑ አርቲስቶች ትጋትና ፈጠራን ያሳያል እኔ እነዚህ እቃዎችን ስጠቀም የባህልና የታሪክ ግንኙነት እንዳለኝ አስባ አስባለሁ። በተጨማሪም የሽክላ እቃዎችም ከፕላስቲክ ወይም ከሌሎችን ኢንዶስትሪ እቃዎች ይልቅ ለአካባቢ ተስማሚ ናቸው ምክንያቱም ከተፈጥሮ ነገሮች የተሰሩ ናቸው እና በቀላሉ ወደ ፈጥሮ ወደ ተፈጥሮ ይመለሳሉ ማለት ነው። የሸክላ እቃዎች መጠቀም ለኔ ከተለመዱ እቃዎች በላይ ያለው ልዩ ስሜት ይሰጠኛል እነዚህ እቃዎች በተፈጥሮ የተሰሩ ስለሆኑ በቤት ውስጥ ሲኖሩ የተፈጥሮ ቀለምን እውቀትን ያመጣሉ በተለይ ምግብና በመጠጥ ስንጠቀምባቸው ምግቡ የተሻለ ጣዕም እንዳለው ያደርጋል ማለት ነው። ለምሳሌ በሸክላ የተሰራ ማንኪያውም ድስት ምግብ ለማብሰል የባህላዊ አሰራር ያሳየናል እና ምግቡም በተፈጥሮ ጣዕም እንዲኖረው ያደርጋል ማለት ነው እንደዚሁም የሸክላ እቃዎች የሚታዩት ውበት እና ልዩ ንድፍ እጅግ ይማርካል እያንዳንዱ እቃ በእጅ የሚሰራ ስለሆነ ተመሳሳይ የሆነ ሌላ እቃ አይኖርም። ይሄን ቤት የራስ የራሴ የሆነና ልዩ አድርጎ ያሳያል በተጨማሪ እነዚህ እቃዎች መጠቀም የባህላዊ ሰራተኞችን መደገፍ ማለት ስለሆነ እኔ በራሴ ላይ ደስተኛ ይሰማኛል። ይሄ ባህላችን እንዲቀጥልና የአርቲስቶቻችን ስራ እንዲከበር ያግዘናል ማለት ነው። በአጠቃላይ የሸክላ እቃዎችን መጠቀም ለኔ ባህላዊነትን ማክበር ተፈጥሯዊ ኑሮ መኖርና እና ውብና ምቹ የሆነ የቤት አየር መፍጠር ያስችላል እነዚህ ሁሉ ነገሮች የሽክላ እቃዎችን እንድወድ አድርጎኛል ማለት ነው። የሸክለ እቃዎች መጠቀም ለኔ ባህላዊ እሴቶችን መጠቀም ተፈጥሯዊ ኑሮን መደገፍና ውብና ልዩ የሆነው የቤት አየር መፍጠር ነው ማለት ነው። እና ስለዚህ ያው የሽክላ እቃዎችን እጠቀማለሁ

በቤት ውስጥ የተለያዩ በዓላትን ማክበር እጅግ እወዳለሁ በዓል ሲመጡ ቤታችን በደስታ በፍቅር እና በቤተሰብ መተባበር ይሞላል ማለት ነው። በተለይ ሃይማኖታዊ በዓላት እጅግ እናከብራለን ምክንያቱም እነዚህ ቀናት መንፈሳዊ ስሜትን ያስገኛሉ እና ከቤተሰብ ጋር መተባበር እድል ይፈጥራሉ። ለምሳሌ ገና ፋሲካና መስቀል ያሉ በዓላት ሲመጡ ቤታችንን እናጸዳለን ልዩ ልዩ ምግቦዎችን እናዘጋጃለን እና ከቤተሰብና ከወዳጅ ጋር ተሰብስበን በዓሉን በፍቅርና በደስታ እናከብራለን። እንዲሁም በዓላት ጊዜ በሐላዊ ልብሶችን መልበስ እንወዳለን ይሄም ባህላችን እንድናከብር ያደርገናል። በቤታችን ውስጥ ቡና መፍጨት እና ከእንግዶች ጋር መፍጨት ፈጭተን ቡና ማፍላት ከእንግዶች ጋር መቀመጥ የተለመደ ልምድ ነው ይሄ የቤተሰብ እና የወዳጅ የወዳጅነት ግንኙነትን ያጠናክራል። ከምግብ ዝግጅት ጀምሮ እስከ በአንድ ላይ መብላት ድረስ ሁሉም ሰው ደስታን ይሳተፋል። በተጨማሪ የቤተሰብ የልደት ቀናቶች እና ሌሎች ልዩ ቀናቶች ማክበር እንወዳለን እነዚህ ቀናት እርስ በእርሳችን ፍቅር እንድናሳይ እና የህይወታችን ጊዜዎችን እንድን እንድናጣጥም ያግዙናል። ለአንዳንድ ጊዜ ስጦታ እንሰጣጣለን ኬክ እንቆርሳለን ከቤተሰብ ጋር ደስታ እንከፈላለን ማለት ነው። በቤተሰብ ውስጥ በዓላት ማቅመር ለኔ በቀላሉ የሚያልፍ ነገር አይደለም በጣም የምጠብቀው እና የምደሰትበት ጊዜ ነው። ቤት ማጽዳት ማስዋትም እና ለእንግዶች ምቹ እንዲሆኑ ማዘጋጀት ለኔ የበአል ክፍል ነው የዝግጅት በቤተሰብ ሁሉ በመተባበር ሲደረግ የቤተሰብ አንድነት ያጠናክረናል ደስታን ያመጣል። በኋላ ጊዜ ልዩ ልዩ ባህላዊ ምግቦች ማዘጋጀት እጅግ እወዳለሁ ቤትና እንግዶች በአንድ ጠረጴዛ ላይ ተሰብስበው ምግብ ሲካፈሉ የሚፈጥረው ደስታ ልዩ ነው። ከእነዚህም ከማዘጋጃቸው የምግብ አይነቶች ውስጥ ዶሮ እንሰራለን ክትፎ እናዘጋጃለን ጥብስ አለ። ዱለት አለ። የተለያዩ ባህላዊ ምግቦች ይኖራሉ ዳቦ ድፎ ተደፍቶ እንጀራው ተጋግሮ ቆንጆ ምግብ ተዘጋጅቶ እንደዚሁም ባላዊ መጠጦች ይዘጋጃሉ። ጠላ አለ ጠጅ አለ እነዚህ እነዚህ ሁሉ ይዘጋጃሉ ማለት ነው። ስለዚህ እነዚህ ሲዘጋጁ ተሰብስበን በዓልን በጋራ እና በደስታ አንድ ላይ እናከብራለን ማለት ነው። በአንዳንድ በዓላት የባህላዊ ሙዚቃ መስማት ወይም ከቤተሰብ ጋር መዝሙር መዘመር እንደዚሁም ታሪኮችን መካፈል እወዳለሁ ይሄ የቀድሞ ትውልድ ባህልን እንድንማርና እንድንቀጥል ይረዳናል። እንደዚሁም በዓላት በበዓላት ጊዜ ለሌሎች መርዳት አስፈላጊ እንደሆነ አምናለሁ አንዳንድ ጊዜ ለገረቤቶቻችን ወይም ለሚፈልጉት ሰው ምግብ ማካፈል ወይም መርዳት እሞክራለሁ። የሰባዊነትና የፍቅር ስሜት ያጠናክራል እና በዓልን የበለጠ ደስተኛ ሆነን እንድናከብር ያደርጋል ማለት ነው። በቤት ውስጥ በዓላትን ማክበር ለኔ የደስታ የአንድነት እና የባዕል የባዕልን ጥራት መግለጫ ነው። እነዚህ ጊዜያት ከቤተሰብ እና ከወዳጆች ጋር ለመቀራረብ ያግዛሉ እና የማይረሱ ትዝታዎችን ይፈጥሩልናል ማለት ነው። በአጠቃላይ ቤት ውስጥ በዓል ማክበር ለኔ የፍቅር ያክብሮትና የቤተሰብ አንድነት ምልክት ነው። እነዚህ ቀናቶች የህይወቴን ጊዜያትን ያበረከቱልኛል ጥሩ ትዝታዎችን እንዲኖሩኝ ያደርጋልና ይፈጥርልኛል ማለት ነው። ስለዚህ አዎ በእንደዚህ አይነት መንገድ የቤተሰብ ከቤተሰብ ጋር በዓላትን አከብራለሁ ማለት ነው